ይሄ ድምጽ የሚሰማቸው ሁሉ ሰላም እንዴት ናቸው ሰላመ እግዚአብሔር ከሁላችን ጋር ይሁን እያልሁኝ የተጠየቁትን ጥያቄ በመጀመሪያ ደረጃ ጥያቄውን በማንበብ ከዛም ወደ ትንታኔው የምኽድ ይሆናል ማለት ነው። ጥያቄው የምትወደው ቀለም ምንድነው? ነው የሚል በመጀመሪያ ደረጃ ቀለም ማለት ለአይናችን የሚታየው የሚታየው ከለር ማለት ነው። ወይም ወይም ደግሞ ምንድነው? አፒራንሱ ማለት ነው። ስለዚህ ቀለም ሲባል የግድግዳ ቀለም ሊሆን ይችላል። የእጽዋት ቀለም ሊሆን ይችላል ዞሮ ዞሮ የልብሳችን ወይም የጫማችን ቀለም ሊሆን ይችላል። ስለዚህ ምን አይነት ቀለም ነው እንደ አጠቃላይ የምትወድ የሚል ጥያቄ ስለሆነ። በአጠቃላይ ብዙ ጊዜ አረንጓዴ ቀለም እኔ በተፈጥሮየ የአረንጓዴ ቀለም እወዳለሁ። ለምን አረንጓዴን ቀለም ወደድክ ብትሉኝ? አረንጓዴ በመጀመሪያ ደረጃ የለምለም የእድገት የብልስግና ምልክት ነው። እንደየ አካባቢው ምናልባት የተለየ ትርጉም ሊሰጠው ይሆናል። እኛ እንደ አማራ ብሄረሰብ ወይም ደግሞ እንደ አማርኛ ተናጋሪ ብሄረሰብ። አረንጓዴ ቀለም ማለት የተስፋን ልምላሜን ብልጽግናን እድገትን የተሻለ ህይወትን የሚያመለክት ስለሆነ አረንጓዴ ቀለምን እመርጣለሁ። እንደዚሁም ደግሞ ቢጫ ቀለምም በከፊል እወዳለሁ ይህም ደግሞ ቢጫ ምንድነው? ተስፋን የሚያመለክት ስለሆነ ማለትም ነገ የተሻለ ተስፋን ይህንን ይህንን ይህንን ስራ ሰርቼ እንደዚህ ሆኜ ተለውጨ ነገ ከነገ ወዲያን የተሻለ ህይወት እኖራለሁ የሚል አይነት መልእክት ያለው ቀለም ስለሆነ። ቢጫንም እንደዚሁ ከአረንጓዴ ቀለም በማስቀጠል የምወደው የቀለም አይነት ይሆናል ማለት ነው። ስለተጠየቁት ጥያቄ እጅግ በጣም አመሰግናለሁ። ሰላም ሁኑልኝ ሰላም

እሺ ይሄ ድምጽ የሚሰማችሁ የሰው ልጆች ሁሉ ሰላም እንዴት አላችሁ ሰላማዊ እግዚአብሔር ከሁላችን ጋር ይሁን በማለት ጥያቄውን አነብና ወደ ጥያቄው ትንታኔ እሄዳለሁ ማለት ነው። የተጠየኩት ጥያቄ ጫጫታ ታገኝበት ትችላለህ? ነው የሚል ይህም ሰዋሰዋዊ አማርኛ የአጠያየቅ ስልቱን የሳተ ስለሆነ ጥያቄው በተስተካከለ መልክ መቅረብ አለበት። ይህም ምሳሌ ጫጫታ ጫጫታ ላይ ልትግባባ ትችላለህ? ወይም ደግሞ ጫጫታ ላይ በጫጫታ ጊዜ ልትግባባ ትችላለህ? ወይም ደግሞ ጫጫታ ይረብሽሃል? ወይም ደግሞ የተለያዩ ጥያቄዎችን እንደ አጠቃላይ በመመስረት መልስ መስጠት ይቻላል ማለት ነው። ስለዚህ እኔ ለምሳሌ ጫጫታ ጊዜ ልትግባባ ትችላለህ? የሚል ጥያቄ ቢሆንና ልክ በዚህ ልክ ጥያቄው ቢጠየቅ ለምሳሌ በጫጫታ ጊዜ መግባባት አይቻልም። ለምን ቢባል በመጀመሪያ ደረጃ ጫጫታ ምንድነው? ብንል። ሰው ሁሉ የራሱን ፍላጎትና ስሜት ያለማንም ከልካይነት በተራ ሳይጠባበቅ ሁሉም ሰው የሚነጋገር ወይም የሚያወራ ከሆነ ወይም የሚጮህ ከሆነ ምንም አንዱ ሌላኛውን የማያዳምጥበት አንደኛው የሚናገረውን ሌላኛው አይሰማም ሌላኛው የሚናገረውን ሌላኛው አይሰማም ዝም ብሎ ድብልቅልቅ ያለ ድምጽ ብቻ የሚሰማበት ማለት ነው። ጫጫታ ሲባል እንደአጠቃላይ ስለዚህ የተለያየ የድምጽ የድምጽ ቅላፄ በሚሰማበት ቦታ ላይ ተናግሮም ውጤት የለም ማንም ሰሚም የለም አድማጭም የለም በንደዚህ አይነት ሁኔታ ምንም አይነት መፍትሄ መስጠት ስለማይቻል። ከንዲህ አይነት ቦታ ላይ ራስን ማግለል ራስን ሹልክ አርጎ መውጣት እጅግ ተገቢ ነው እላለሁኝ። ምክንያቱም የጫጫታ መጨረሻ ውጤቱ መደባደብ ወይም ደግሞ አላስፈላጊ ህይወትን ማጣት ሊሆን ይችላል። እና አላስፈላጊ አላስፈላጊ መስዋዕትነትን ሊያስከፍል ስለሚችል እንደዚህ አይነት ስሜታዊ በሆኑ የጫጫታ ቦታዎች ላይ ራስን መጠበቅ እጅግ በጣም ጥሩ ነው ብዬ የሚል አጠቃላይ መልእክት እሰጣለሁ ማለት ነው። ለጥያቄው ግን እጅግ በጣም አመሰግናለሁ ታንኪው።

የተጠየኩት ጥያቄ ምን አይነት ቦርሳ ትጠቀማለህ? ነው የሚል እንግዲህ እንደሚታወቀው አንደኛ እኔ በጾታዬ ወንድ ነኝ። ወንድ ከመሆኔ አንፃር ደግሞ እ የምጠቀማቸው ቦርሳዎች የወንድ ቦርሳዎችን ይሆናል ማለት ነው። ቦርሳዎች እንደ አጠቃላይ በመጀመሪያ ደረጃ የሴትና የወንድ ተብለው ስለሚለያዩ ማለት ነው። ስለዚህ የወንድ ቦርሳወች ደግሞ አንደኛ እም ለብር መያዣ የብር ቦርሳ ሊኖረውን ይችላል። የእሱንም እጠቀማለሁኝ። እንደዚሁ ከዚህ በተጨማሪ ደግሞ በተለይ ኮምፒውተሪን የግል ኮምፒውተሪን የምሸከምበት ራሱን የቻለ የወንድ ቦርሳ አለ። ያንን ቦርሳ እጠቀማለሁ። ያንንም ምንድነው ኮምፒውተሬን በጣም ደህንነቱ የተጠበቀ አድርጌ በዚያ ውስጥ አስገብቼ በቀላሉ ተሸክሜው ለመውጣት፣ ለመግባት፣ ወደ ስራ ቦታም እንደዚሁም ወደ ቤቴም ስሄድ በቀላሉ በቦርሳዬ ውስጥ ከትቼ ለመያዝ ምቹ ስለሆነ። ምን አይነት ቦርሳ ትጠቀማለህ ለሚለው እ ለዚህ መልስ ይሆናል ማለት ነው። የኮምፒውተር ቦርሳ እጠቀማለሁ። እንደዚሁም ደግሞ ብዙ ጊዜ ምናልባት ከምርታቸው አንፃር ከሆነ የቆዳ የሚል መልስ አለኝ ማለት ነው። አሁን ቦርሳዎቹ በአይነታቸው ወይም በምርታቸው የቆዳ ሊሆን ይችላል። ወይም ደግሞ ከጥጥ የተሰሩ ቦርሳዎች ሊሆኑ ይችላሉ። ግን እኔ ብዙ ጊዜ የምጠቀመው በዱሬብልቲው ማለትም ብዙ ጊዜ በመቆየት በአገልግሎቱ የቆዳ ቦርሳ ብዙ ጊዜ ስለሚያገለግል የቦርሳ ማነው የቆዳ ቦርሳ እጠቀማለሁ። የሚል መልስ ነው ያለኝ። ዝሮ ዙሮ ይህ እንደየሰው ሊለያይ ስለሚችል ይህ ነው። የሚባል መልስ የለውም። ለኔ ግን የቆዳ ቦርሳን እንደ አስፈላጊነቱ እጠቀማለሁ። የሚል መልስ ነው ያለኝ ስለ ጥያቄው እጅግ በጣም አመሰግናለሁ ታንኪው።

ድምጽ የሚሰማችሁ በአለም ላይ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ ሰላመ እግዚአብሔር ከሁላችን ጋር ይሁን በማለት ጥያቄዬን አነብና ለጥያቄው የእኔን ትንታኔ የምሰጥ ይሆናል ማለት ነው። ጥያቄውም ማሰል ትችላለህ ነው የሚለው? ይህም የአማረኛ የቃላት አወቃቀር ችግር ስላለበት ባለቤትነትን አያመለክትም ባለቤቱ ማነው ቢባል ምን እንደሆነ አይታወቅም። ለምሳሌ ምንድነው እማበስለው ነገር ቢባል ምንም ነገር የለውም። ስለዚህ እኔ አንድ ነገር በመጨመር ለዚያ ትንታኔ መስጠት ተገቢ ነው ብዬ አስባለሁኝ። ለምሳሌ ምግብ ማብሰል ትችላለህ ከሆነ እንደዚህ ተብሎ ቢስተካከል የተሻለ ይሆናል ማለት ነው። ስለዚህ ምግብ ማስል ትችላለህ ለሚለው መልሱ አዎ ነው። ምክንያቱም እኔ የተለያዩ ምግቦችን በተለያየ ሰዓት እያበሰልኩኝ ስለምበላ እያበሰልኩኝ ልጆችንም ስለምመግብ። ምግብ ማብሰል ለኔ ብቻ ሳይሆን ማንም ሰው ቢሆን ስለሚችል ምግብ ማብሰል እንደራሴ እችላለሁ ማለት ነው። ምናልባት የተለያዩ የምግብ አይነቶች አሉ አዘገጃጀታቸውም ወይም ደግሞ ምግቦችን የምናበስልበት የምናዘጋጅበት ሂደት የተለያየ ስለሆነ። ሁሉንም የምግብ አይነቶች ማብሰል እችላለሁ ማለት አልችልም። ለምሳሌ እኔ በጣም በጣም የተለመዱና በጣም የተለመዱ ምግቦችን ብቻ ነው ማብሰል እምችለው ማለት ነው። ስለዚህ ለምሳሌ ዶሮ ወጥ ማብሰል ትችላለህ ብባል እኔ አልችልም። ምናልባት ዝም ብዬ ወጡን ልሰራው እችላለሁኝ ነገር ግን የሚጠበቅብኝን እያንዳንዱን ስቴፕ ላልሄደው እችላለሁ ማለት ነው። ስለዚህ ምግብ ማብሰል ትችላለህ ለሚለው እንደ አጠቃላይ አዎ ነው። ምን ምን ምግብ ማብሰል ትችላለህ ለሚለው ግን እዚህ ጋ ሁሉንም ማለት አልችልም የተወሰኑትን የምግብ አይነቶች ብቻ ማብሰል እችላለሁ የሚል መልስ እሰጣለሁ ማለት ነው። ለምሳሌ ሽሮ ወጥ ሽሮ ወጥ ማብሰል እችላለሁኝ እንጀራ መጋገር እችላለሁኝ። ሌሎቹንም እንደዚህ ምግብ አይነቶችን አብስሎ በቃ ለምሳሌ ዳቦ በደንብ አብስሎ ማውጣት እችላለሁኝ። ስለዚህ እንደየሁኔታው የሚለያይ ቢሆንም እንደ አጠቃላይ ግን ምግብ ማብሰል ትችላለህ ለሚለው ጥያቄ መልሱ ለኔ አዎ ይሆናል ማለት ነው። ታንኪው

የድምጽ የሚሰማችሁ በአለም ላይ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ? በማለት የከበረ ሰላምታዬን እነሆ በማለት ጥያቄን አነብና ለጥያቄ አስፈላጊውን ትንታኔ እሰጣለሁ ማለት ነው? የተጠየቁት ጥያቄ በመስመር ላይ ገዥ ነህ? ነው የሚለው። እንዲህ አይነት የአማርኛ የቃላት አደራደር ምንም ፍች ስለሌለው ቃላትን እንደገና በመደርደር ተጨማሪ ቃላትን በመጨመር የሚወጣውንም በማስወጣት የጥያቄውን ጽንሰ ሀሳብ ስለተረዳሁትኝ የጥያቄው ጽንሰ ሀሳብ ሳይቀየር ጥያቄውን ብቻ በማስተካከል መልስ የምሰጥ ይሆናል ማለት ነው። ለምሳሌ በመስመር ላይ ገዥ ነህ? ሳይሆን ከመስመር ላይ እቃ ትገዛለህ ወይ? ከመስመር ላይ የሚሸጡ ነገሮችን ትገዛለህ ወይ? ተብሎ ሊስተካከል ይችላል። እንደዚህ ከሆነ አዎ መልሴ አዎ ይሆናል ማለት ነው። ለምን ቢባል ብዙ ነገሮች መስመር ዳዳር ብዙ ህዝብ በሚነጉድባቸው ህዝብ በጣም በሚተላለፍባቸው ላይ ሻጭ እቃዎቹ እንዲሸጡለት ህዝብ በሚፈስበት መስመር ህዝብ በጣም በብዛት በሚተላለፍበት አካባቢ መስመር ላይ አምጥቶ ስለሚሸጣቸው እኔም ሳላስበው እንደ አጋጣሚ በመስመር ሳልፍ እነዚህን አይነት ነገሮች ይጠቅሙኛል ወይም ወደፊት ያገለግሉኛል ብዬ ያሰብኳቸውን እቃዎች ልገዛ ስለምችል ማለት ነው። ስለዚህ ጥያቄው በዚያ መልክ ይስተካከልና መልሱን በዚህ መልክ መስጠት እችላለሁ ማለት ነው። ለማንኛውም ስለ ጥያቄው አመሰግናለሁ። ሰላም።

እሺ ይሄ ድምጽ የሚሰማቹ በአለም ላይ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ ሰላመ እግዚአብሔር ከሁላችን ጋር ይሁን በማለት የከበረ ሰላምታዬን እያስተላለፍኩ ጥያቄውን አነብና ለጥያቄው አስፈላጊ የምለውን ትንታኔ እንደሚከተለው እሰጣለሁ ማለት ነው። ጥያቄውም ሌሎቹን መርዳት ትወዳለህ ነው የሚለው? መልሱ አዎ ነው። ምክንያቱም የደከመን ሰው መርዳት ወይም ደግሞ አቅም ያነሰውን ሰው መርዳት እንደ መርዳት የሚያስደስት ነገር በዚህ አለም የለም። ምክንያቱም አንደኛ ሌሎቹም መርዳት ማለት የምንረዳቸው አቅም ስላነሳቸው ሊሆን ይችላል። ወይም ደግሞ እድሜያቸው ስላረጁ ሊሆን ይችላል ወይም ደግሞ ኢቭን አቅም ኖሯቸው ራሱ በገንዘብ ላይኖራቸው ይችላል ስለዚህ እንደአስፈላጊነቱ በገንዘብም ሊሆን ይችላል። በጉልበትም ሊሆን ይችላል ወይም ደግሞ በሀሳብም ሊሆን ይችላል። በሆነ ነገር ብቻ ችግር ክፍተት ያለባቸውን ችግር ያለባቸውን ጉድለት ያለባቸውን ሰዎች ጉድለታቸውን መሸፈን መርዳት ይባላል። ስለዚህ ይህንን በማድረግ ደግሞ እነዚህን ሰዎች ብቁ ማድረግ ስለሆነ። ይህንን በማድረግ የምናገኘው አንደኛ የመንፈስ እርካታ ነው። ሁለተኛ የነፍስ ዋጋም ይሆንልናል ተብሎ ስለሚታመን ማለት ነው። ስለዚህ ሌሎችን መርዳት እወዳለሁ የሚል መልስ ነው። ያለኝ ምክንያቱ ቢባል ደግሞ እንዲሁ የመንፈስም እርካታንም ስለማገኝ። ለኔም ደስ ስለሚለኝ ማለት ነው። ሰዎችንም የተሻለ ውጤት ላይ ሆኖ ሳያቸው እጅግ በጣም ለኔም ሞራል ስለሆነ ማለት ነው። ለማንኛውም ስለተጠየቁት ጥያቄ እጅግ በጣም አመሰግናለሁ ሰላም

ሰላም እንዴት አላችሁ ይሄን ድምጽ የምትሰሙ የሰው ልጆች በሙሉ ሰላመ እግዚአብሔር ከእናንተ ጋር። ከእኔም ጋር አብሮ ይሁን በማለት ጥያቄን አነብና ለጥያቄ ያስፈልገውን ትንታኔ እሰጣለሁ ማለት ነው። ጥያቄው በብዙ ህዝብ መካከል መሆን ታመቻቸህ ነው የሚል ታመቻቸህ ሳይሆን። ጥያቄው አሁንም የቃላት ስትራክቸር ችግር ስላለበት ጥያቄው በብዙ ህዝብ መካከል? መሆን ይመችሃል ቢሆን አዎ ያስከዳልና። መልሱ እንደየሰው የሚለያይ ቢሆንም ለኔ አዎ ይመቸኛል ይሆናል። ወይም ደግሞ በሌላ መልኩም ጥያቄው ሊስተካከል ይችላል። ዞሮ የጥያቄው መንፈስ የሚያጠነጥነው ምንድነው? በህዝብ መካከል ሆኖ ሀሳብን ለመግለጽ አትቸገርም ወይ አትፈራም ወይ ወይም ደግሞ በህዝብ መካከል ውስጥ መገኘት አንተን የሚያስፈራህ ነገር አለ ወይ? የሚል ጽንሰ ሀሳብ ያለው ስለሆነ ዝሮ ዝሮ በየትኛውም አንግል ቢጠየቅ ለዚህ መልሱኔ አልፈራም ወይም ደግሞ ይመቸኛል የሚል መልስ ነው። የለኝ ለምን ቢባል? እንደ እንግዲህ እንደሚታወቀው እኔ በእድሜም ትንሽ ገፋ ያልኩ ስለሆነ በህዝብ መካከል እየተገኘሁ። ብዙ ጊዜ ቃላትን እየተናገርኩኝ ሀሳቤን በነጻነት ሳንፀባርቅ ቆይቼ። እንደዚሁም የታዳሚዎችን ጥያቄ በመቀበል እኔም አስፈላጊውን መልስ በመስጠት። ስብሰባ በመምራት እና ሌሎቹንም ሀገራዊም ይሁን የአካባቢ ጉዳዮችን በህዝብ መካከል ውሳኔ እንዲሰጥ በማድረግ ሁሉ ብዙ መድረኮችን የመራው ስለሆነ። መድረክ ላይ በህዝብ መካከል መገኘት የለኔ ያን ያህል የሚያስፈራ ስላልሆነ። በህዝብ መካከል መገኘት ይመቸኛል ምንም ችግር የለውም እንደራሴ ማለት ነው። ምናልባት ይህ ለሌላ ልምዱ ለሌለው ክህሎቱ ለሌለው ሰው እጅግ ከባድ ሊሆን ይችል ይሆናል እና። በዚህ ልክ ነው የኔ መልስ በማለት ሀሳቤን እቋጫለሁኝ። ለማንኛውም ስለተጠየኩት ጥያቄ በእጅጉ አመሰግናለሁ ታንኪው።

ሰላም እንዴት አላችሁ ይህንን ድምጽ የምትሰሙ የሰው ልጆች በሙሉ ሰላመ እግዚአብሔር ከሁላችን ጋር ይሁን በማለት ጥያቄን አነብና ለጥያቄው አስፈላጊውን ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው የሚለው ስነ ጥበብ ትወዳለህ ነው የሚለው? መልሱ አዎ ነው ስነ ጥበብ። መቼም የሰው ልጅ ሆኖ የተፈጠረው ሁሉ ምናልባት ስነ ጥበብን። የስነ ጥበብ ባለሙያ መሆን ችግር ሊሆን ይችላል ተሰጥኦ ላይሆን ይችላል። ነገር ግን የስነ ጥበብ ውጤትን ማድነቅ መውደድ ግን የሁላችንም ፍላጎት ነው ብዬ አምናለሁኝ። እንደራሴ ማለት ነው። ስለዚህ በመጀመሪያ ደረጃ ስነ ጥበብ ምንድነው? ብንባል ስነ ስነ የሚለው ቃል ለብቻዋ ተነጥላ ስትወጣ። ውበት ማማር። ጥሩ ነገር የሚል ፍቺ ይዞልን ይመጣል። በአማርኛው ማለት ነው። ጥበብም እንደዚሁ የተለየ ችሎታ የተለየ ብቃት የተለየ ተሰጥኦ ማለት ነው። ስለዚህ የተለየ ተሰጥኦ የተለየ ብቃት የተለየ ችሎታ ያለው ሰው። የሚያምር ነገር ከጥቃቅን ነገሮች ሰርቶ የሚያሳይበት ክህሎት ማለት ነው። ስለዚህ ስነ ጥበብ ስንል ቅርጻ ቅርጽ ሊሆን ይችላል ወይም ደግሞ ስዕል ሊሆን ይችላል። ንድፍ የተለያዩ ንድፍ ሊሆን ይችላል ወይም የጽሁፍ ስታይል ሊሆን ይችላል። ዙሮ ዙሮ ስነ ጥበብ እጅግ በጣም ብዙ የሆነ ዘርፈ ብዙ የሆነ የስራ መስክ ስለሆነ በዚያ ውስጥ የሚታዩ ለአይንና ለይይታ። እጅግ በጣም ደስ የሚሉ የሰው ልጅ የስ የጥበብ ውጤቶች የስራው የስራው ውጤቶች ማለት ስለሆነ። እነሱን ማየት እና እነሱን ደግሞ ማድነቅ የሁሉም ሰው ፍላጎት ነው ብዬ አምናለሁኝ። እኔም እንደዚሁ ስነ ጥበብን እጅግ በጣም እወዳለሁ አደንቃለሁም ማለት ነው። ስለ ጥያቄው ግን እጅግ በጣም እመሰግናለሁ ታንኪው ደስ ብሎኛል።

እሺ ሰላም እንዴት አላችሁ ይሄን ድምጽ የምትሰሙ በአለም ላይ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ ሰላመ እግዚአብሔር ከሁላችን ጋር ይሁን በማለት የተጠየኩትን ጥያቄ እንደአስፈላጊነቱ ትንታኔን እሰጣለሁ ማለት ነው። ጥያቄውም ቀርከሃ በአከባቢዎ ያድጋል ነው ሚል ቀርከሃ በአከባቢዎ ያድጋል ነው? ሚል መልሱ። ቀርከሃ የሚባል እንኳንስ ሊያድግ ይቅርና እ ዘሩም የለም። የሚል ድፍን ያለ መልስ ብሰጥሽ የተሻለ ይመስለኛል። ምክንያቱም በመጀመሪያ ደረጃ ቀርከሃ ማለት እ ምን አይነት ተክል ነው? ከዚያ በተጨማሪ ደግሞ ምን አይነት ኢንቫይሮመንት ይመቸዋል? የሚለውን እ በጥልቀት ብናይ በመጀመሪያ ደረጃ ቅርቃህ ማለት ሸንበቆ መሰል ቀጥ ብሎ የሚወጣ ምንም ቅጥያ የሌለው ረጅም የሆነ ቀጭን ተክል ነው። ይህ ተክል ደግሞ በእሱን በተለያየ መጠን በመሰንጠቅ ለተለያዩ የቤት ውስጥ መገልገያ እቃዎች እንደ ቅርጫት አይነት ነገር ሊሆን ይችላል ወይም እንደ ኮለላ አይነት ነገር ሊሆን ይችላል። ወይም ደግሞ የንብ ቀፎ መስሪያም ሊሆን ይችላል። ለተለያዩ የስራ የቤት እቃዎች መስሪያ የሚያገለግል ተክል ማለት ነው። ይህ ተክል ደግሞ ምን አይነት አካባቢ ይመርጣል ወይም ደግሞ ምን አይነት አካባቢ ይመቸዋል? ቢባል ቀዝቃዛማ የሆነ አካባቢ እና እንዲሁም በጣም እርጥበት ውሃ የሚገኝበት ቦታ መሆን አለበት ረግረጋማ ቦታና ቀዝቃዛ ቦታ ማለት ነው። ስለዚህ እኔ ያለሁበት ደግሞ ምንም ውሃ ውሃየ ሌለበት አካባቢ ባይኖርም እንኳ የአየር ፀባዩ እጅግ በጣም ሙቀት ስለሆነ ለቀርቃሃ እድገት ስለማይመች ቀርቃሃ የሚባል እንደ አካባቢ በእኔ አካባቢ የለም። አያድግም ስለዚህ አካባቢው ስለማይመቸው ቀርቃሃ በአካባቢዬ አያድግም። የለም የሚል አጠቃላይ መልስ ነው ያለኝ ማለት ነው። ለዚህ ጥያቄ ነገር ግን በጥያቄው እጅግ በጣም ደስ ብሎኛል አመሰግናለሁ።

የምትሰሙ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥልቅና ጥብቅ የሆነ ሰላምታዬን ወደ እናንተ በማቅረብ የተጠየኩትን ጥያቄ አነብና ለጥያቄው አስፈላጊውን ትንታኔ የምሰጥ ይሆናል ማለት ነው። ጥያቄው ምንድነው የሚለው? ከደንበኞች ጋር ትገናኛለህ ነው የሚል መልሱ። አዎ ነው በመጀመሪያ ደረጃ ደንበኛ ምንድነው ስንል? ደንበኛ ማለት በቅርብ ግንኙነት ያለን ማለትም ሻጭና ገዢ አለ። ሻጭ ለገዢ ደንበኛ ነው ገዢም ለሻጭ ደንበኛ ነው ማለት ነው። ስለዚህ በገበያ በዕቃም በመለዋወጥ በመገዛዛት መካከል ሁለቱ የተለያዩ አካላት የራሱን የቻለ ቁርኝት አለ ይሄ ወይም ግንኙነት አለ ማለት ነው። ይሄ ግንኙነት ምንድነው? ደንበኝነት ያስብላል ማለት ነው። ስለዚህ ከደንበኞች ጋር ትገናኛለህ ወይ? ከሆነ ደግሞ ጥያቄው መልሱ አዎ ነው። ምክንያቱም እንዲህ አይነት ግንኙነት ያለ ሰው ግንኙነቱ እንዳይበጠስበት ግንኙነቱ እንዳይሻክር ወደኋላ በቃ መረሳሳት እንዳይመጣ። ከደንበኞቹ ጋር ከደንበኞቼ ጋራ ብዙ ጊዜ ጥብቅ የሆነ ግንኙነት አለኝ። ሌላም ማንኛውም ሰው ቢሆን ከደንበኞቹ ጋራ ጥብቅ የሆነ ግንኙነት ሊኖረው ይገባል የሚል የራሴን የሆነ ምክር አዘል አስተያየት እሰጣለሁ ማለት ነው። ለማንኛውም ስለጥያቄው በእጅግ አመሰግናለሁ ሰላም

እሺ ይህን ድምጽ ለምትሰሙ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥብቅ እና ጥልቅ የሆነ የሰላምታዬን በማቅረብ ጥያቄዬን አነብና ለጥያቄው ተገቢ ነው የምለውን የመልስ ትንታኔ እሰጣለሁ ማለት ነው ጥያቄው ምንድነው? እሚል በባዶ እግርህ በባዶ እግር መራምር ታውቃለህ ነው እሚል? አሁን ይሄ ብዙ የቅርብ እና የሩቅ የባለቤትና የተሳቢ የተወሳከ ግስ የቃላት አደራደር ችግር ስላለበት በተቻለ መጠን የጥያቄውን መንፈስ ስለተረዳሁትኝ ጥያቄውን አስተካክዬ በአስተካከልኩት መሰረት መልስ እሰጣለሁ ማለት ነው። ስለዚህ ጥያቄው ሲ ሲስተካከል ምን መሆን አለበት በባዶ እግርህ መራመድ ትችላለህ ወይም ደሞ በባዶ እግርህ ተራምደህ ታውቃለህ መሆን አለበት? ስለዚህ በሁለቱም አይነት ጥያቄዎች የ መልሴ ምንድነው? አዎ ነው አንደኛ በባዶ እግሬ ተራምጄ ስለማውቅ ማለት ነው ጫማ ሳልብስ በባዶ እግሬ ተራምጄ ስለማውቅ ማለት ነው። ሁለተኛው ደሞ በባ በባዶ እግርህ ትራመዳለህ መራመድ ትችላለህ ለሚለው ደግሞ አዎ ነው ምክንያቱም በባዶ እግሬ መራመድ ስለምችል ማለት ነው። ምክንያቱም የማንንም ጥገኝነት አልፈልግም እግሮቼ ምንም ፊዚካል ዲስቴብሊቲ ማለት የአጥንት ስብራት እስከ እስከሌለብኝ ድረስ በእግሬ መራመድ ስለምችል ማለት ነው። ስለዚህ በሁለቱም አይነት የጠ የአጠያየቅ ጥያቄ መንፈስ ይቅረብ መልሱ አዎ ይሆን እና ትንታኔውም ትክ በሰጠሁት መልክ ይሆናል ማለት ነው። ለማንኛውም ስለተጠየኩት ጥያቄ በእጅጉ አመሰግናለሁ። ሰላም

ይህን ድምጽ የምትሰሙ የሰው ልጆች በሙሉ ሰላም እንዴት አላችሁ እያልኩኝ ጥብቅ እና ጥልቅ ጠንካራ የሆነ የሰላምታ ድምፄን በማሰማት የጥያቄን አነብና ለጥያቄው ደግሞ አስፈላጊውን ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው የሚለው? ምን ያህል ጊዜ መጽሐፍ ታነባለህ ነው የሚል እንግዲህ ጊዜውን ነው የተጠየኩኝ ምን ያህል ለምን ያህል ጊዜ እንደማለት ነው። ስለዚህ መጽሐፍ ብዙ ጊዜ እኔ ስራ ከሌለኝ ብዙ ጊዜ ጊዜዬን የማሳልፈው መጽሐፍ በማንበብ ነው። ስለዚህ ቢያንስ ከሶስት እስከ አምስት ሰዓት ያለ ያለውን ጊዜ መጽሐፍ የተለያዩ መጽሐፍትን በማንበብ ጊዜየን አሳልፋለሁ ማለት ነው። ምናልባት እኔ ይሄ በትምህርት ክፍል ወይም ደግሞ በመምህርነት ስላለሁኝ ይሄኛው የተለዩ መጽሐፍቶችን ለማለት ነው። እንጂ የመማሪያ መጽሐፍቶችን ወይም ደግሞ ከስራ ከስራ ዘርፌ ጋር የተያያዙ መጽሐፍቶችን ከሆነ እነሱን ጨምሮ አካቶ ከሆነ በቃ አስራ ሁለቱን ሰዓት ሙሉ ማለት ይቻላል። ያው መጽሐፍት በማንበብ ነው ጊዜን የማሳልፈው የሚል መልስ እኔ አለኝ። ለማንኛውም ስለ ጥያቄው በእጅጉ አመሰግናለሁ ቸር ይግጠመን።

እሺ ይሄን ድምጽ ለምትሰሙ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥብቅና ጥልቅ የሆነ ሰላምታዬን ለእናንተ በማንፀባረቅ የተጠየቁትን ጥያቄ አነብና አስፈላጊውን ትንታኔ ለጥያቄው መልስ የምሰጥ ይሆናል ማለት ነው። ጥያቄው ምንድነው የሚለው? በምን ሰዓት ትነሳለህ ነው የሚል አሁን በምን ሰዓት ሳይሆን ስንት ሰዓት ስንት ሰዓት ማለት ተብሎ ቢስተካከል ጥሩ ነበረ። ዝሮ በምን ሰዓትም ቢሆን ያን ያህል ክፍተት ስለሌለው ያስኬዳል። ዙሮ ዙሮ በምን ሰዓት ትነሳለህ ሲባል እኔ ብዙ ጊዜ ቀደም ብዬ አስራ አንድ ተኩል ከሌሊቱ አስራ አንድ ሰዓት ተኩል እነሳለሁ ከእንቅልፌ ማለት ነው። ከዛ በኋላ ልብሶቸን ለብሼ እጅ እጆቼን እና ፊቴን ከታጠብኩ በኋላ የተለያዩ የቤት ውስጥ ስራዎችን ሰርቼ የተለየ እንደዚሁም ደግሞ የሰውነት እንቅስቃሴ አደርግና ከዚያ ልጆችን እንደአስፈላጊነቱ ወደ ትምህርት የሚላክን ወደ ትምህርት ልኬ። እንደው እንደአስፈላጊነቱ ትራንስፖርት ተጠቅሜም ሊሆን ይችላል ወይም ደግሞ። በእግር ትራንስፖርትም ሊሆን ይችላል በእግሬ ተጉዤ ሊሆን ይችላል ወደ ስራ ቦታዬ እንደአስፈላጊነቱ እመጣለሁ። በተለይ በመደበኛ የስራ ሰዓት ብዙ ጊዜ ልጆችን ባለቤቴ ስትወስዳቸው ወደ ትምህርት ቤት እኔ ግን። ጠዋት አስራ አንድ ሰዓት ተኩል እንደነሳ እንደነካቃሁ ወይም እንደተነሳሁ። እጆቼንና ፊቴን ታጥቤ ቤት ውስጥ ያሉ አንዳንድ እንቅስቃሴዎችን። የቤት ውስጥ ስራዎችን እሰራና እንደዚሁ የተወሰነ የሰውነት እንቅስቃሴ አድርጌ ቀጥታ ወደ ስራ ቦታዬ ነው የምመጣ ማለት ነው። ምክንያቱም ጊዜም እንዳልጎዳ ወይም ደግሞ ጊዜ እንዳያልፍብኝ ማለት ነው። ስለዚህ በምን ሰዓት ትነሳለህ ለሚለው ቀደም ብዬ አስራ አንድ ሰዓት ተኩል የሚለው መልስ ይሆናል ማለት ነው። ለዚህ ጥያቄ ለማንኛውም ስለተጠየኩት ጥያቄ በእጅጉ አመሰግናለሁ። ቸር ይግጠመን።

እሺ ድምፄ የሚሰማችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥብቅና ጥልቅ የሆነ ሰላምታዬን ወደ እናንተ በማቅረብ የተጠየቁትን ጥያቄ አምብቤ አስፈላጊውን ትንታኔ እሰጣለሁ ጥያቄው ምንድነው የሚለው? በባህላችሁ ሰርግ እንዴት ነው እንዴት ይከናወናል እንደሚል እሺ እንግዲህ እንደሚታወቀው ሰርግ ከቦታ ቦታ የሰርግ ባህሉ ክንውኑ እያንዳንዱ ድርጊት የሚለያይ ነው። የተጠየቅኩትም እንደ አካባቢዬ ስለሆነ የባህላችን የሰርግ ባህላችን እንደ አካባቢያችን ምን ይመስላል የሚለውን? ከረጀሙ በአጭሩ እንደሚከተለው ማብራሪያ መስጠት እችላለሁ ማለት ነው። በመጀመሪያ ደረጃ ሰርግ ማለት ሁለት ተቃራኒ ጾታዎች ተፋቅረውና ተዋደው አብረው በአንድነት ሊኖሩ። ሲኖሩ ሊኖሩ ሲሉ ቃል ተግባብተው። በህዝብ መሃል ምስክርነት የሚያደርጉበት የህዝብን የግራና ቀኝ ከባል ና ከሚስት ያለ ወገንን ጠርተው ሰብስበው። ግብዣ የሚያደርጉበት እለት ማለት ነው። ይህ እለት ደግሞ በዚህ እለት የተለያዩ ሁለት ውግንና ያላቸው ሰዎች በሰርጋቸው እለት የተለያየ ድርጊቶችን እንግዲህ ያደርጋሉ ማለት ነው። አንደኛው ምንድነው? ዘፈን አለ እስክስታ አለ ምግብ አለ በሬ ይታረዳል። እንደየሰው የኢኮኖሚ ደረጃ ይለያይ እንጂ ከአንድ እስከ ስምንት በሬ እስከ አስራ ሁለት በሬም ሊታረድ ይችላል። እንደ ሰው እንደ ሰዎቹ የካፒታል ወይም ደግሞ የኑሮ የኢኮኖሚ ደረጃቸው የሚለያይ ቢሆንም ዞሮ ዞሮ ከብት ከአንድ እስከ አስራ ሁለት ይታረዳል። የሰርግ ቀን ማለት ነው እንደ ህዝቡ ብዛትም ሊወሰን ይችላል። ታዲያ ይሄ ሲሆን። ምንድነው ሙሉ ቀኑን ጭፈራ ነው ሙሉ ቀኑን ዘፈን ነው ሙሉ ቀኑን እስክስታ ነው። ሙሉ ቀኑን ደስታ ነው። ስለዚህ የተለያዩ ክንዉኖች ይደረጋሉ በተለይ በከተማ ፈንዲሻ ይሄ ሮኬት ይፈነዳል። ገጠር ላይ ሲሆን ደግሞ ጥይት ይተኮሳል። እንደዚሁም ደግሞ ከተማ ላይ ሙሽሪትና ሙሽራው በመኪና ወደ ወደ መዝናኛ ቦታ ይሄዳሉ። ገጠር ላይ ደግሞ ከሆነ እነዚህ ሙሽሪት እና ሙሽራው በፈረስ ሆነው ወደ ሙሽራው ቤት ይሄዳሉ ከሙሽሪት ቤት ማለት ነው። ዞሮ ዞሮ ግን እጅግ በጣም ሰፊ የሆነ ክንውን ነው የሚከናወነው ይህንን በዚች በተሰጠችኝ ደቂቃ ውስጥ ይሄን ሁሉ ነገር ዘርዝሮ ማውራት አይቻልም። እንግዲህ ስለ ምግብ ሁኔታው ምን ምን አይነት ምግብ ይቀርባል? የትኛው ምግብ መቼ ይቀርባል? እንደዚሁም ደግሞ ሰዎቹ ግራና ቀኝ የመጡ ሰዎች ምን ይባባላሉ? ሙሽሪትና ሙሽራው እንዴት ነው የዛን እለት ምን ሆነው ነው የሚውሉት ምን ሲያደርጉ ነው የሚውሉት? የሚባል የተለያየ አይነት ብዙ ክንውን ስላለ ያንን ሁሉ በሶስት ደቂቃ ውስጥ ማውራት ስለማይቻል። እንደው ጠቅለል አድርጌ ሀሳቡን እንደው በአጭሩ ብቋጨው የሚስት ወገን እና የባል ወገን በአንድ ላይ ተገናኝተው ደስታ አለማቸውን የሚገልጹበት እለት። የተለያየ የምግብ አይነት ሰው የሚመገብበት ይሄ ባይድ ነው ይሄ ዘመድ ነው ሳይባል ሁሉም ሰው ተደባላልቆ ደስታውን የሚያሳልፍበት እለት ስለሆነ። ብዙ ክንውኖች አሉት ማለት ነው። ከዚህ አንፃር ሰው እንደየ ስሜቱ ያወራል እንደየ ስሜቱ ይጨፍራል እንደየ ስሜቱ ይዘፍናል። በቃ የማይደረግ ንጉን የለም። በመኪና ባልና ሚስት ሲጓዝ ወደ መዝናኛ ቦታ ማለት ነው። ሁሉም የተወሰነው እችላለሁ የሚለው ሰው አብሮ ይሄድና እዚያ የበሬው አንዱ ታላቅ አብሮ ይሄድና ያን ስጋ ይበላል። እንደዚሁም አስፈላጊው ቢራ ታለ ቢራ ይጠጣል። ፎቶ የተለያየ ፎቶ ከሙሽሮች ጋር ለመነሳት የሚደረገው ግብግብ ብቻ የተለያየ አክቲቪቲ እንደየ አካባቢው ይኖራል ማለት ነው። ዞሮ በእኛ አካባቢ ይህ ነው የሚባል የማይባል ብዙ ድርጊት ነው የሚሰራው። ዞሮ ዞሮ ጥያቄውን በዚው ብቋጭ ይሻላል ማለት ነው። ብዙ ስለሚያስወራ። እዝ ለጥያቄው ግን በእጅጉ አመሰግናለሁ ሰላም ሁኑልኝ ቸሪ ይግጠመን።

እሺ ይሄን ድምጽ የምትሰሙ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥብቅና ጥልቅ የሆነ ሰላምታዬን በማቅረብ። የተጠየቁትን ጥያቄ አነብና የመልስ ትንታኔ እሰጣለሁ ማለት ነው ጥያቄው ምንድነው የሚለው? ስንት ብርድ ልብስ ትጠቀማለህ ነው የሚል እንግዲህ ምናልባት ከአካባቢ አካባቢ ሊለያይ ይሆናል። ብርድ በሚሆንበት ሰዓት ምናልባት ሰው በጣም ስለሚበርደው ሁለት ብርድ ልብስ ደራርቦ ሊጠቀም ይችል ይሆናል። ነገር ግን እንዲሁ በተፈጥሮአዊ ኖርማል ሁኔታ ላይ። አንድ ሰው ከአንድ ብርድ ልብስ በላይ መጠቀም ያለበት አይመስለኝም። እና እኔም ብዙ ጊዜ አንድ ብርድ ልብስ ነው የምጠቀም። ነገር ግን። ምናልባት በአንዳንድ በተለየ ሁኔታ ስታመም ወይም ደግሞ እጅግ በጣም ቀስቃዛ እለት በሚሆን ጊዜ ብርድ በሚሆን ሰዓት። ሁለት ብርድ ልብስ ደራርቤ ልለብስ እችላለሁ ማለት ነው። ስለዚህ እንደ አጠቃላይ ግን ስንት ብርድ ልብስ ለሚለው አንድ ብርድ አንድ ብርድ ልብስ ነው የምጠቀም ማለት ነው። ነገር ግን የምጠቀማቸው ልብሶች በተመሳሳይ ጊዜ አንድ ነው ለማለት ነው። እንጂ ብዙ አይነት ብርድ ልብሶች አሉ። እሱ ስለዚህ እነሱን ደግሞ ተራ በተራ ነው የምጠቀማቸው እንጂ ሁሉንም አንድ ጊዜ አልጠቀማቸውም የሚል ማጠቃለያ መልስ ነው። ያለኝ ለማንኛውም ስለተጠየኩት ጥያቄ እጅግ በጣም ደስ ብሎኛል አመሰግናለሁ። ሰላም ቸር ይግጠመን።